በሚገባ አውቃለሁ ገመድ መጠቀም እንግዲህ ገመድን ለብዙ ነገሮች እንጠቀማለን። በአካባቢያችን ገመድን በተለያየ መልኩን የምንጠቀመው ለምሳሌ ገመድን ከተገመደ በኋላ ቤት ሲሰራ የቤት መስሪያ ሆኖ ያገለግላል በሀገራችን ጎጆ ቤት የሚባል አለ ጎጆ ቤት ማለት ጣሪያው ከሳር የሚሰራ ቤት ነው ይሄንን ጣሪያው ከሳር የሚሰራ ቤት ከውስጥ በኩል የጣሪያውን ውስጥ ሳሩን ወይም ገመዱን ከማገሩ ጋር ለማያያዝ ከጓሳ ከሚባል ወይም ከሳር የሚሰራ ወይም ከሰንበሌጥ የሚሰራ ገመድ አለ። ያንን ገመድ ተጠቅመን ሳሩ ንፋስ እንዳይበትነው በዝና ወቅት እንዳይበታተን ለማድረግ ያንን ገመድ ተጠቅሞ የቤቱ ጣሪያ ይሰራል። በተጨማሪ ደግሞ አሁን ቤት በሚሰራበት ወቅት የቤቱ ግድግዳ ከባህር ዛፍ ወይም ከተለያዩ የዛፍ አይነቶች የባህር ዛፉ ቅርፊት ወይም ልጥ ይላጥ እና ይገመዳል ያ የሚገመደው ነው። እንግዲህ ገመድ የሚባለው ያ ከተገመደ በኋላ የቤቱን ወይም ባህላዊውን ቤት ማገሩን ከቋሚው ጋር ለማያያዝ ገመዱን ተጠቅሞ ይታሰራል ማለት ነው። እንዲህ ጠብቅ ይደረጋል ጭቃው ከመመረጉ በፊት ገመድ በዋናነት ለቤት መስሪያ በዚህ መልኩ ያገለግላል ማለት ነው። ከዛ ባሻገር ደግሞ የእርሻ መሳሪያዎቻችንን ለማጥበቂያ ለማሰሪያነት ከመድን እንጠቀማለን ለምሳሌ ገበሬው ሲያርስ ሞፈሩን ቀንበሩን አንድ ላይ አስሮ ከበሬው ጋር አቆራኝቶ ለማረስ የሚጠቀመው ገመድ ተጠቅሞ ነው። እግረ መንገዱን ደግሞ በሬዎቹን ለመምታት በሬዎቹን ለመመለስ የሚጠቀምበት ጅራፍ የተባለ የእርሻ መሳሪያ አለ የበሬዎቹ መምቻ ይሄም ገመድ ተብሎ ነው የሚታወቀው ማለት ነው። ከዚህ ባሻገር እዚሁ ገጠር አካባቢ ደግሞ ገመድን ተጠቅሞ ሴቶች እናቶቻችን ለተለያየ ነገር ገመድን ይጠቀማሉ ለምሳሌ ውሃ ሲቀዱ እንስራው ጆሮ ውስጥ ገመዱን አስገብተው ለንስራ ማዘያ ይጠቀሙታል። ሌላ ደግሞ እንጨት ለቀማ ሄደው እንጨት ለቅመው ሲመጡ ከዱር እንጨት ሰብስበው አስረው ሲመጡ በገመድ ነው የሚያስሩት። እንደገና ደግሞ የታጨደው እህል ታጭዶ ለመወቃት ወደሚሄድበት አውድማ ሲሄድ የሚወቃው እህል የሚታሰረው በገመድ ነው። ሴቶች ሊሆኑ ይችላሉ በገመድ አስረው እየተሸከሙ ወደ አውድማ ይወስዳሉ። እንዲሁም ደግሞ በአህያ ላይ የሚጫን ማንኛውም ጭነት በገመድ አማካኝነት ታስሮ ይጫናል ማለት ነው። ከዛ በኋላ ወደሚፈለገው ቦታ ይወሰዳል ሌላው ገመድ የሚያገለግለው ደግሞ በሀገራችን በዋናነት ለልብስ ማስጫነት ያገለግላል ይሄ በከተማም ይሁን በገጠር የሚያገለግል ነው። ከተማ አካባቢ ላይ ከተለያዩ ማቴሪያሎች ወይም ከተለያዩ የፕላስቲክ ቁሳቁሶች የላስቲክ ላስቲክ ነው እኛ ጋር በአማርኛ የሚባለው የላስቲክ ቁሳቁሶች ሊገመድ ይችላል። ያንን ገመድ እንጨት እና እንጨት ላይ ካሰሩ በኋላ እዛ ላይ ልብስ ያሳጣሉ በገጠር አካባቢ ደግሞ ከልጥ ሊሰራ ይችላል ከተለያዩ የሀረግ አይነቶች ከጫካ የሚገኙ የሀረግ አይነቶች ሊሰራ ይችላል ያ ተፈትሎ ወይም ተገምዶ የተዘጋጀው ገመድ ለልብስ መስቀያነት ያገለግላል ማለት ነው። ከዚህ ባሻገር እንግዲህ ገመድ ለመለኪያ ወይም ደግሞ እንደ ዘመናዊ ሜትር ሆኖ ለመለኪያነት ያገለግላል ገመድ የተለያዩ ነገሮችን ወደተለያየ አቅጣጫ ለመለካት ገመድን አገልግሎት ላይ እናውላለን ማለት ነው። ለገመድ ለብዙ ነገር ነው የሚያገለግለው ዋና ዋናዎቹ ግን እነዚህ ናቸው ማለት ነው

የልደቴን ጊዜ የማከብረው በልጅነቴ ነው በልጅነቴ ያው በኢትዮጵያውያን ባህል። አሁን አሁን ነው ኬክ እየመጣ ያለው። በኢትዮጵያ በአብዛኛው ጊዜ ድፎ ዳቦ የሚባል አለ። ልደት ይከበራል በተለይ በኦቶዶክስ ክርስቲያኖች ዘንድ። የልደት በዓል ይከበራል እና ልደት በዓል የሚከበርልኝ የነበረው ልጅ ሆኜ። ዳቦ ይደፋልኛል። ፈንዲሻ ይፈካልኛል ጠላ ይጠመቃል ከዛ የጎረቤቶቼ ይሰበሰባሉ ጓደኞቼ ይሰበሰባሉ። ፎቶ የሚነሳበት ቤት ሄደን ፎቶ እንድንነሳ ይደረጋል። ከዛ በኋላ ጎረቤቱ የተለያየ ስጦታ ይዞልኝ ይመጣል ከርሜላዎች ብስኩቶች እንዲሁም ደግሞ ብር እያመጡ ይሰጡኛል። እያደኩ ስመጣ ደግሞ ወጣት ሆኜ። በሁለተኛ ደረጃ ትምህርት ቤት እያለሁ። ራሴን ልደቴን ለማክበር አንዳንድ ጊዜ በራሴ እቤት ውስጥ ኬክ ለማዘጋጀት ጥረት አደርጋለሁ። ድፎ ዳቦም እንዳለ ነው አይቀርም። ፈንዲሻ ዳቦ ቆሎ ትንንሽ ብስኩቶች እናዘጋጃለን። በዛ መልኩ ወጣት ጓደኞቼን ሰብስቤ አከብራለሁ። ይሄ መካከለኛ የኑሮ ደረጃ ውስጥ ስላለሁ ማለት ነው። እንደ ከፍተኛ የኑሮ ደረጃ ውስጥ ያሉት ደግሞ። እንደ አውሮፓውያኑ እንደ አሜሪካውያኑ ሊያከብሩ ይችላሉ እናያለን ሲያከብሩም። እኔ ግን ባደኩበት ሁኔታ መካከለኛ የኑሮ ደረጃ ውስጥ ያለው ስለሆንኩኝ። ዳቦ ይጋገራል ልደቴን እንደዛ አድርጌ አስታውሳለሁ። ሻማ አበራለሁ ሻማ አጥፍቼ ልደቴን አስባለሁ ማለት ነው። ነገር ግን አሁን እድሜ እየገፋ ትልቅ እየሆንኩ ሲሄድ። በእኛ በኢትዮጵያውያን ባህል አንድ ሰው እድሜው ትልቅ ከሆነ ወዲያ ልደቱን የሚያስብበት ባህል የለንም። ልማድ የለንም። ነገር ግን አሁን አንዳንድ የተለያዩ የውጭ ሀገር ባህሎችን በማየት የተለያዩ የልደት በዓል አከባበሮች እየመጡ ትልልቅ ሰዎችንም ልደት እንኳን ተወለድክልን የማለት ሁኔታ አለ። ነገር ግን በእኛ ባህል ብዙ የለም። ነገር ግን ቤተሰቡ ያውቃል አሁን ለምሳሌ የኔን ልደት ቤተሰቦቼ ያውቃሉ። ልጆቼ ያውቃሉ ልደቴ መቼ እንደሚከበር። ያውቃሉ ስለዚህ የኔን የልደት ቀን ልዩ ሁኔታ ተደርጎ ባይዘጋጅልኝም። እንኳን ተወለድሽ እንኳን ደስ ያለሽ። እንኳን ተወለድሽልኝ በማለት ልጆቼ ልደቴ ላይ ሻማ ይለኩሱልኛል። ባለቤቴን እንኳን ተወለድሽ ብሎ ልደቴን እንዳስታውስና እንዳስብ ያደርጉኛል። አስታውሶ ደግሞ እንደዛ ስላሉኝ እኔም ደስ ይለኛል። ከዚህ የዘለለ በኔ እድሜ ላለ ትልቅ ሰው ብዙም ያን ያክል ትኩረት ሰጥቶ የልደት ቦታ የሚሰጥበት ኢትዮጵያዊ ባህል የለንም። ኢትዮጵያዊ ባህል የለንም። ነገር ግን አንዳንድ ጊዜ ትንሽ ዘመን ያለ የኑሮ ሁኔታ ካለ ያ ዘመናዊ ኑሮ ላይ ያሉ ሰዎች። የውጪውን ባህል በማየት የእያንዳንዱ አመት ልደታቸውን የተለያዩ ዝግጅቶች እያዘጋጁ ሊያከብሩ ይችላሉ። ነገር ግን ይሄ በእኛ ሀገር የተለመደ ባህል አይደለም። እንደ ኢትዮጵያዊ እና እኔ ልደቴን በዚህ መልኩ ነው የማከብረው።